ሌሎችን መርዳት አወዳለሁ ብዙውን ጊዜ የተለየ የተቸገሩ ሰዎችን በተለየ ሁኔታ በተለይ ደግሞ በጣም በ ችግር ላይ ያሉ ሰዎችን አይቼ ማለፍ ስለማልወድ እወዳለው የተቸገሩ ሰዎችን መርዳት በጣም መርዳት እወዳለሁ። የተቸገሩ ሰዎችን መርዳት እወዳለሁ።